የቤት እንስሳ አሁን ላይ የለኝም ምክንያቱም አንድ ወቅት በአንድ ወቅት በጣም ቤተሰባችንን ድመቶችን እንወድ ነበር። የዚያን ጊዜ ድመቶችን በጣም ከመውደዳችን የተነሳ ልድመቶች ነበረን እንክብካቤ የተለየ ነበረ። እና አንድ ድመት ነበረች እቤት በጣም የምንወዳት ነበረች። እና አንድ ቀን ሁሌም እንጫዋት ነበር ከድመቷ ጋር እንንከባከባታለን ወተት እንገዛላታለን ስጋ እንገዛላታለን የተለያዩ ነገሮችን በማድረግ እንከባከበታለን። ነገር ግን ከእለታት አንድ ቀን አንድ ነገር ተፈጠረ። ነገሩ ምንድነው? የዚያን ጊዜ እኛ ትኩረት ስንሰራ የነበረችት ይቺ ስንከባከበት የነበረች ይቺ ድመት አንድ ቀን የተለየ ስህተት ትሰራለች። ማለትም እኛ ላይ ጠላ ሲዘጋጅ ደረቆቱ ይቀቀላል በውሃ የፈለው ዉሃ ላይ ደረቆቱ ተደርጎ ነው ደረቆቱ ከተቀቀለ በኋላ ወደ ግብአት ሆኖ የሚቀርበው ማለት ነው። እና የዚያን ወቅት ምን ተፈጠረ። ልክ ደረቆቱ የሚቆላበት ደረቆቱ የሚከትትበት ማዳበሪያ ውስጥ ትገባና ሳታስበው የምትሰራው ያንን ልጅቷ ከነማዳብርው ትጨምራታለች። ምኑ ውስጥ? ከዚያ ውስጥ ማለት ነው እንትኑ ውስጥ ቢርሜሉ ውስጥ ውሃ ተቀቀለበት ቢርሜል ውስጥ ከዛ ውስጥ ከገባች በኋላ ምን ትሆናለች ራሷን ትሟታለች ማለት ነው። ከተነሳሽ በኋላ በጣም አሳሳቢ የሆነ የሚያስጠላ ነገር ይፈጠራል። ከዛ በቃ በጣም አዘን። ከዚያ በኋላ ያለ ቤት እንስሳ መቅረባ ብዙም ደስ አላለንም። ምክንያቱም የምንወዳት ድመት ናችሁ የጠፋችው እና የምንወዳት ድመት ከጠፋችው በኋላ እኛ ላይ ለድመት ያለን ፍቅር ያን ያህል ጥሩ የሚባል አልነበረም የሚያስጠላ ደረጃ ደረስን። ስለዚህ ድመቶች አንዳንዴ ጥሩ የሚባል እንትን የላቸውም ጥሩ የሚባል ነገር የላቸውም። ድመቶች ብዙም ጥሩ የሚባል ነገር የላችሁም ያልኩህ ያው ከእኛ አንፃር ነው ምክንያቱምእኔ በጣም ጠብቄያቸው ስለነበር በጣም ወድጃቸው ስለነበር። ከእኔ ከራሴ አንፃር በጣም አስጠልተውኝ ነው የቀሩት። ስለዚህ ድመቶችን በጣም ትኩረት ሰጥተን በመንከባከብ ከእኛ የሚጠበቀውን ነገር ማድረግ ይኖርብናል ብዬ አስባለው። ስለዚህ ትኩረት ሰጥተን ድመቶችን ሌሎችም የቤት እንስሳዎችን በመውደድ እኛ ለተሻለ ነገር የማድረግ አቅም ስለሚኖረን የዚያን ጊዜ ደግሞ የተለያየ ጥሩ ነገሮችን የማግኘት መንገድ እና አቅም ይኖረናል ማለት ነው። ስለዚህ እኛ ያው ድመት ላይ ትኩረት ብናደርግም ሌሎች እንስሳንም የቤት እንስሳ ቢኖር ደስ ይላል። በርግጥ አሁን እኔ ያለሁበት ሁኔታ ዩኒቨርሲቲ ላይ ስለሆንኩ ነው እንጂ ራሴን ወጥቼ ራሴን ትችልና ቤት በመኖሬ ሰዓት የተለያዩ እንስሳዎችን ቤት ውስጥ ይኖሩኛል ብዬ አስባለሁ። ለምሳሌ እንደ ድመት ፈረስ እንደ ይቅርታ ፈረስ አይደለም እንደ ድመት እንደ ውሻ ይኖሩኛል። ሰፋ ያለ ግቢ ውስጥ ቤት ውስጥ እና ደስ የሚል እናም የምንከባከባቸው እንስሶች ቢኖሩኝ የዚያን ጊዜ ደስ ስለሚለኝ እነዚህ እነዚህ እነዚህ እንስሶችን በጣም አሟልቼ እና ጠብቄ እይዛችኋለሁ ከዚያም እነዚህን እንስሳዎች ለብዙ ደረጃ እንዲደርሱ አደርጋችኋለሁ። ምክንያቱም እንስሳ ማለት ለኛ ትልቅ የሆኑ ስጦታዎች ስለሆኑ እንስሳዎችን መንከባከብ ለኛ አስፈላጊ የሆነ ነገር ስለሆነ እንስሳ ጥሩ ነገር አለው። ለኛ ምክንያቱም ፈጣሪ ሲፈጥርንም ሰዎችን እንደኛ አገልጋይ ሆኖ እንዲታዘዙን አድርጎ ስለፈጠረን እግዚአብሔር አምላክ ፈጣሪያችን ያ ደግሞ እንስሳዎችን በመንከባከብ መጠበቅ እና በደንብ እንዲኖሩ በማድረግ የተለያየ ነገሮችን የሚያስፈልጋቸውን ነገር ማሟላት እንዲሁም ጥሩ ጥሩ ነገሮችን በማድረግ እንስሳዎችን በተለየ መልኩ መጠበቅ ይኖርብናል። በተለይ የቤት እንስሳ በጣም አስደሳች እና ጥሩ የሚባሉ እንስሶች ስላሉ እነሱን በደንብ መጠበቅ አለብን ብዬ አስባለሁ። ስለዚህ እንስሳት እንክብካቤ ያስፈልጋቸዋል እንደ ሰው ልጅ እንስሳት የራሳቸው የሆነ የሚፈልጉት ነገር ስላለ እነሱን በስነ ስርዓት እና በደንብ መንከባከብ አለብን ብዬ አስባለሁ። ስለዚህ እንስሳቶችን እንዴት ነው የምንከባከባችው? እና እንዴት ጥሩ ደረጃ ይደርሳሉ። የሚለውን የተለያየ ሀሳቦች ቢኖሩም። እንደኔ ግን እንስሳትን በደንብ እና በስነ ስርዓት በመንከባከብ። የተለያየ

በእርግጥ እኔ የምወደው ፊልም ብዙ ብዙ ፊልሞችን እወዳለሁ በተለይ ደግሞ። የውጭ ፊልሞች ማለትም እንግሊዘኛ ፊልሞች የአሜሪካ ፊልሞች የሆነ ምክንያቱም ኢትዮጵያ ላይ አሁን የፊልም ኢንዱስትሪው በጣም የወረደበት ዘመን ነው። ምክንያቱም የፊልም አሰራሩን ብንወስድ አንድ አይነት ነው ተመሳሳይ ነው በዚያ ላይ ለፊልሙ ለእያንዳንዱ ነገር ጭንቀት የላቸውም ማለት እያንዳንዱን ከምስሉ ማቀናበር ጀምሮ ከመብራት አጠቃቀም። የተለያዩ ከተዋናዎች ችግር በቃ የተለያዩ ነገሮችን ዝም ብንወስድ እየተሟላ አሪፍ የሚባል ደረጃ አይደለም። ስለዚህ ይሄ ደግሞ በጣም የሚያስጠላ አይነት ሁኔታ ነው ምክንያቱም ደስ የሚል ነገር አይፈጥርልንም ማለት ነው። ስለዚህ እንዴት? ይሄንን በምን አይነት ሁኔታ ማስተካከል እንችላለን ብለን የምናስብ ከሆነ። ለዚህ አንድ መፍትሄ ሊሆን የሚችለው በደንብ ስለ ፊልም የሚያውቁ ባለ ሙያዎችን በመቅጠር እነሱ ደግሞ በደንብ አድርገው እንዲያስተምሩ በማድረግ ጥሩ ነገሮችን መፍጠር ነው። ብዬ ስለማስብ ነያ ደግሞ አሪፍ ነገሮችን የመፍጠር እድል አለው ማለት ነው። ስለዚህ እንዴት? ነው እንደዚህ አይነት ነገሮችን በጥሩ ሁኔታ ሰግተን መፍጥር የምንችለውና ፊልሙን ተወዳጅ ማድረግ የምንችለው ካልን። ምሳሌ ሪሞት አርቲስት ቲቪ ላይ ሪሞት የሚል ቻናል የቴሌቪዥን ፕሮግራም አለ። እንደነሱ አይነት ፕሮግራሞችን በመከታተል ምንድነው? ችግሬ ብሎ መማርም ሰዎችን በመጠየቅና ለሙያው ጥሩ የሆነ ነገርም በማድረግ ማሳካት ይቻላል ብዬ አስባለሁ። ስለዚህ ከእኛ የሚጠበቀው ምንድነው? የሚጠበቅብንን ነገር በደንብ ካሳካን አሪፍ ነገር ስለምንደርስ አሪፍ ደረጃ እዚያ ላይ ትኩረት አድርገን መስራት ይኖርብናል ብዬ እንደኔ እምነት አለኝ። ስለዚህ ከእኛ የሚጠበቀው እነዚህን ነገሮች ማድረግ ስለሚሆን እነዚህን ነገሮች ደግሞ በተሟላና በቃ ትኩረት በሚሰጥ መልኩ ማድረግ አለብን። ስለዚህ እነዚህን ነገሮች እንዴት? ትኩረት በተሞላና በተሳካ ሁኔታ መመልከት እንችላለን። ካልን ደግሞ እኛ የሚጠበቀው ጥሩ ነገር ስለሆንን ይሆን። ያንን የምንጠብቀው ነገር በጥሩ መልኩ መጠበቅና መስተካከል ይኖርብናል ማለት ነው። ስለዚህ ስለ ፊልም ስራ በደንብ የሰለጠኑ ባለሙያዎችን ከውጪ በማስመጣት እንደዚያም ማሰራት አለብን። እና እኔ ምወደው ውጪ ምሳሌ ፕሪዝን ብሬክ እወደዋለሁ። ግን በዋነኝነት እስካሁን በጣም በኣእምሮዬ ገብቶ የቀረ ስትሬንጀር ቲንግ የሚባለው ፊልም ነው። ያው ህፃናት በግሩፕ ሆኖ የሚሰሩት የተለያየ ስራ እና እንደ አደገኛ ነገር መጥቶባቸው ያንን ነገር ለመወጣት የሚያደርጉት ጥረት ስለሆነ ፊልሙ ያ ፊልም ደግሞ በጣም አስደሳች የሆነ ብዙ ነገር አለው። ምክንያቱም ሳቢ ነው። ፊልሙ ይስብል በጣም አሪፍ የሆነ የፊልም አሰራር እንትን ነው ያለው። በዚያ ላይ የተጋነነ ነገር የለውም። በእውነታው ላይ እየተመሰረተ ነገር ስለሆነ ያ ደግሞ ለኛም ፊልሙን በጣም አሪፍ ነው። በዚያ ላይ ደግሞ ለኛም ጥሩ የሚባል ነገር ስለሆነ ይሄ ነገር በጣም ደስ ብሎኛል ወድጄዋለሁ ማለት ነው። ከዚያ ውጭ የተለያዩ የፊልም አይነቶች አሉ። ስንት ብዙ አይነት ፊልም አለ። አሪፍ አሪፍ ስለዚህ እንደየ ፊልም አይነቱ የተለያየ ፊልም ደረጃ ቢኖርም እኛ ወደነው በጣም የምንወደውና ወደልን የሚገባው እንደዚህ ኣይነት የፊልም ኣይነቶችን ስለሆነ። የፊልም ጥሩ ፍቅርና ጥሩ እንትን አለኝ። እኔ እና ያው እኔ በጣም እወደዋለሁ ያልኩት ፊልም ስትሬንጀር ቲንግ ነው። ስትሬንጀር ቲንግን በማየት ተደሰቱ አሪፍ ፊልም ነው። በዚያ ላይ ምርምር ውስጥ ይከታል በዚያ ላይ አሁን እኛ እንዳለንበት እረፍት በምትሆንበት ሰዓት ብታየው ደስ ይለኛል። ከዛ ውጪ ግን ፊልም በጣም አብዝቶ ማየት ደግሞ ያን ያህል ጉዳት ስላለው ይሄን ያህል አሪፍ ነው ብዬ አላስብም። ነገር ግን እንደዚህ አይነት ፊልሞችን በማየት ትኩረት በመስጠት በቃ አሪፍ ጊዜ ማሳለፍ ይቻላልና። ሁላችሁም ይሄን እንደሚሆን አውቃችሁ በጣም ጠንክረን በመስራትና አሪፍ የሚባል ሁኔታ ላይ በመሆን ደስተኛ አይነት ስሜት በመሰማት የፊልሞችን እያንዳንዱ ፊልሞችን በማየት በትኩረት ጥሩ አድርጎ በማየት ልዩ የሆነ ደስታ ስሜት ታግኙ። አሁን እኔ ምሳሌ ዛሬ አሁን የተወሰነ ቆይቼ ከተማ እወጣለሁ። በሜትር የመብራት ግምድ ገዛና የፊልም አሪፍም ቦታ አመቻችቼ ዛሬ ፊልም ለማየት እጀምራለሁ። ወይ? የሚል የራሴ እቅድ ስላለኝ። ይህን ነገር ለማሳካት ደግሞ በርትቼና ጠንክሬ ይህን ነገር በማድረግ ትኩረት ወደሚስብ ነገሮች በመቀየር ይህን ነገር ማሳካት ስለምፈልግ። አሪፍ ነው ብዬ አስባለሁ። ስለዚህ ሁላችሁም ይሄን ነገር

በጣም ጥሩ ጥያቄ ነው ስለ ቤተሰብህ ንገረኝ። ስለ ቤተሰቤ በጥልቀት ነግሬ ባልጨርስልችሁ ነገር ግን ቤተሰቤን በጣም ነው የምወደው። ቤተሰቤ። አዲሱም መልካሙ በእውቀት ነብዩ ብስራት ዮሐንስ ጆሲ እና ደግሞ አንድ በጣም እምታምር እህቴ ኤልሳ ሆነው የኔ ቤተሰብ አባላቶች ናቸው። አንድ እህት ስትኖረኝ ወንድሞቼ ደግሞ ብዙ ናቸው ያው እና በጣም ነው እምወዳቸው ቤተሰቦቼን። እናቴ የሺወርቅ ታደለ ስትባል አባቴ ደግሞ ጊዜ ውድ ነህ ይባላል። እና ቤተሰቦቼን በጣም ነው የምወዳቸው። እና ፈጣሪ ለእነሱ ያለኝን ክብር እና ለእነሱ አንድ ቀን መክፈል እሚገባኝን ነገር ከፍዬ እንዳለፍ ፈጣሪ እንዲረዳኝ እለምነዋለሁ። እግዚአብሔር አምላክ ሆይ ቤተሰቦችን እንድጠቅምና ለቤተሰቦቼ ደግሞ አንድ ነገር አድርጌ እንዳልፍ እባክህን እንድትረዳኝ አምላኬ ሆይ። ምክንያቱም ቤተሰቦቼን እኔ ብዙ መስዋዕትነት ከፍለዋል እና እኔ ደግሞ እነሱን በማስደሰት። ጥሩ የሆነ በህይወታችሁ ደስተኛ እንዲሆኑና ልጃችን ደረሰልን ልጃችን ምናምን እሚል አይነት ስሜት እንዲሰማችሁ ለማድረግ። ፍላጎት ስላለኝ ፈጣሪ አምላክ ወይ ደግሞ ይሄንን ረድታኝ እመቤቴ ማርያም ይሄንን ረድተሽኝ ደግሞ ስኬት ላይ እንድደርስ እንድታደርጊኝ እና። ያን ስኬት ከፍዬ ደግሞ በቤተሰቦቼ እንድ ደሰት የኔ የመጨረሻው በህይወት መኖር ፍላጎት ይሄ ነው። ሌላ ቤተሰብን አሟልቶ እንደማስደሰት እሚመች ነገር ስለሌለ። ይሄ ደግሞ ለኔ በጣም በህይወቴ ጥሩ ነገርም አሳለፍኩበት እምለው ጊዜ ስለሚሆን። እግዚአብሔር አምላክ እመቤቴ ማርያም ደግሞ ይሄንን እንድታሟሉልኝ እለምናችኋለሁ። እና ቤተሰቦቼ አዲሱ የራሱን የሆነ የንግድ ስራ በሚሰራ አሁን ላይ ጥራጥሬዎችን በመግዛት ከዜው ከአባቴ ጋር አባቴም ያው ጥራጥሬም ስለ ሚሰራ። ከአባቴ ጋር በመግዛት የተለያዩ ቦታ ይሸጣሉ የተለያየ ቦታ ይወስዳሉ። ከእሱ በመቀጠል በእዉቀት ደግሞ የ መኪና የዞ ሹፍርና ሲሆን እሚሰራ ያው መኪናው የራሳችን ነው የኛ በሱ መኪና ሹፍርና ይሰራል። ከእሱ የእሱ ታናሽ ደግሞ መልካሙ እሱም በተመሳሳይ ንግድ የራሱን ንግድ ይነግዳል። ከዚያ ከእሱ ቀጥዬ እኔ ነኝ ያለው ከእኔ ቀጥሎ ደግሞ ነብዩ ነው። ነብዩ ደግሞ በጣም ጎበዝ ተማሪ እና አሪፍ ደረጃ ላይ ያለ ልጅ ነው። ከእሱ ቀጥሎ ዮሐንስ ዮሐንስ በጣም ተመራማሪ ያው አንዳንዴ ፀባዩን ንዴታም ሆኖ ቶሎ እሚመለስ ልጅ ባይሆንም። ግን ፀባዩ እንደዚያ በመሆኑ ነው እንጂ ሌላ አንድ ችግር የለበትም። ጎበዝ እና ጀግና ልጅ ነው። ከዚያ እሱ እጅ ብስራት ብስራት በጣም ፀባዩ ደስ እሚል ልጅና የዋህ የሆነ ልጅ። በጣም ምንወደው ልጅ ነው። ቀጣይ ደግሞ ኤልሳ ኤልሳ ደግሞ ሴቷ ልጅ ናት። በጣም ፈጣን ሆና በጣም ከመፍጠኗ የተነሳ በጣም በቃ ፈጣን ማለት ፈጣን ብቻ ሊገልጻት እማይችል አይነት ልጅ ናት። ከዚያ ውጭ ደግሞ ማን አለ? ከእሷ ውጭ ጆሲ አለ። ዮሴፍ ደግሞ በጣም ጥሩና አስተዋይ ልጅም በጣም አሪፍ እሚባል ልጅ ነው። እሱ በጣም ደስ እሚል ልጅ ነው። እና ህፃን ሆኖ ነው ዩኒቨርሲቲ ትቼው የመጣው አሁን ላይ አድጎ ድምፁ ራሱ ስሰማው የትልቅ ሰው ድምጽ ነው እሚመስል። እና ብቻ ያለሁበት ሁኔታ እሱም አሪፍ እሚባል ሁኔታ ላይ ያለ እኛ ምንድነው? ሁሉም ነገር አሪፍ አሪፍ አይነት መልኩ ላይ ነው ያለው ማለት። በአሪፍ ሁኔታ ላይ ነው እየተደረገ ያለው ስለዚህ። ይሄን ነገር በማስተካከል ቤተሰቦቻችሁን በመውደድ እና ለቤተሰቦቻችሁ ፍቅርን በመስጠት ደግሞ ብዙ ነገር መስዋዕትነት መክፈል ስለሚቻል ይሄን ነገር ሁላችሁም አስተካክላችሁ ተገኙ ብዬ እኔ እንደ እኔ እንደ ራሴ እመክራለሁ። ምክንያቱም ቤተሰብ ማለት እግዚአብሔር የሰጠን ታላቅ ስጦታ ስለሆነ። የቤተሰብ ፍቅርን ደግሞ መግለጽ ለእኛ በጣም ጥሩ እሚባል ነገር ስለሆነ የቤተሰባችንን ፍቅር ሳንገልጽ እኛ የሆነ ነገር መሆን የለብንም። በህይወትም የሆነ ነገር ሊደርስብን ስለማይገባ የቤተሰቦቻችንን ፍቅር በመግለጽ ቤተሰቦቻችንን በመንከባከብ የተለያየ ደረጃ መድረስ ስለሚቻል ይህን ነገር ማስተካከል ይገባናል። ብዬ አምናለሁ። ስለዚህ እንዴት ይሄን ነገር እናስተካክለው ወደሚለው ወደ እያንዳንዱ ነጥብ ስንመጣ። ይሄን ነገር በማስተካከል በቃ ብዙ ነገር ደረጃ የተደረሰበት ቦታ ሰው የደረሰበት ቦታ መድረስ ይቻላል። ብዙ ነገሮችን ስኬት ላይ ማድረስ ይቻላል። በቃ ብቻ የተለያዩ ነገሮችን በመስራት ለእኛም ለቤተሰብም ለሁሉም ነገር ጥሩ ነገር ማድረግ እንችላለን ብዬ ስለማምን እናሳካዋለን

የአካባቢያችን ገበያ አሪፍ ነው። ማለትም በእርግጥ እኔ በነበርኩባት ከተማ በቁይ ወረዳ በደባይ ጠረት ግኑድ ወረዳ ደብረ እየሱስ ከተማዋ ጠበብ ያለች ከተማ ነች። ያው እያደገች ያለችና በጣም ብዙ ምርት ያለባት ብትሆንም ነገር ግን ህዝቡ ገበያ የሚውለው ከሳምንት ስንት ቀን ሁለት ቀን ነው። ማንና ማን ቅዳሜ እና ሰኞ። ቅዳሜና ሰኞ በሚውልበት ሰዓት ቅዳሜ ዋናው ገበያ ሲሆን ሞቅ ያለ ገበያ አንዳንድ ነገሮች የቀሩ ነገሮች ሲኖሩ ደግሞ የሰኞ ገበያ አለ። ስለዚህ እነዚህ ገበያዎች አሪፍ የሚባሉ ገበያዎች ናቸው። ምክንያቱም እነዚህ ገበያዎች እንዴት አሪፍ ሆኑ ብለን ራሳችንን ከጠየቅን? ምንድነው አእምሮአችን ላይ ሊመጣ የሚችለው ምክንያቱም ገበሬው አንድ ጊዜ ነው ከቤት የሚወጣ ማለትም አልፎ አልፎ አንዳንድ ቀን ይወጣል። ሌላዉን ቀን የቀረውን ቀን ደግሞ በስራ ያሳልፍና ልክ የተወሰነ ቀን ደግሞ ከወራትም ሁለት ቀን ገበያት ተገበያይቶ የሚገባበት ነው። ገበሬውም እህሉን ምርት ወደ ብር ቀይሮ በብሩ ደግሞ የተለያየ ለቤቱ የሚያስወልገውን ነገር ገዝቶ ይሄዳል። ስለዚህ እነዚህ እነዚህ ነገሮችን በማሟላት ምንድነው? ጥሩ የሚባል ደረጃና ጥሩ የሚባል ነገር እያሟላ ስለሚገኝ ይሄ ደግሞ በጣም አሪፍ ነው ብዬ አስባለሁ። ስለዚህ እኛ ትኩረት ሰጥተን እነዚህን ነገሮችን በማድረግ ገበያዎችን ደግሞ በሚደረጉበት ነገር በማድረግ እኛ ብቻ እንሳተፍ ነበር። አሁን ላይ እኔ የምኖረው የት ነው? ደብረ ማርቆስ የሚባል ከተማ ነው። ደብረ ማርቆስ ህዝቡ ብዛት ስላለውና ህዝቡ በግብርና ብቻ ስለማይተዳደር ሁሌም ገበያ አለ። እና ያ ነገር ደግሞ ጥሩ ነገር ነው ብዬ አስባለሁ። ስለዚህ እንደየአካባቢው ገበያ ይለያያል አሁን ምሳሌ እኔ ጓደኞች አሉ ማክሰኞ እና ረቡዕ የሆነበት ገበያ ቀን አለ። ሀሙስ የሆነበት አለ። ስናወራ ያው ዩኒቨርሲቲ ውስጥ ትንሹ ኢትዮጵያ ማለት ናት። ምክንያቱም ብዙ ሰው ስለሆነ የሚሰበሰብ የተሰበሰበው ሰው በሙሉ ያለውን ሀሳብ ስለሚያነሳ በቃ በጣም ብዙ ነገሮችን እንለዋወጣለን። እና አንድ ከተለዋወጥኳቸው ነገሮች መካከል የገበያው ሁኔታ ሲሆን ገበያው ደግሞ ከየቦታው ይለያያል እንደየቦታው እንደሚለያይ ስለማውቅ ያንን ነገር ደግሞ እኔ ተረድቼዋለሁ። እና ስለዚህ ከተማ ሲሆን ግን ገበያ በቃ ሁሌም ቀን አለ። ምሳሌ ባህር ዳር አንድ ጓደኛ ላይ ባህር ዳር አሁን ሁሌም በየቀኑ አለ ከእሁድ ሌላ የተወሰነ እንደ ድሮ ቀዝቀዝ የሚል እንጂ በማንኛውም ቀን ገበያ እንዳለ ነግሮኛል። ሌሎችም በተመሳሳይ ሰዎች አስረድተውኛል። ስለዚህ ገበያ ያለበት አንዳንድ ቀን አለ ገበያ የሌለበት ቀን አለ። ገበያ ደግሞ በጣም ሞቅ የሚልበት ቀን አለ ገበያ ደግሞ ሞቅ የማይልበት ቀን አለ። ስለዚህ ሁሉንም እኔ እንደራሴ አጣርቼ የወሰድኩት ነገር ስላለ ይሄ ደግሞ ለሁሉም ሰው ጥሩ ነው ብዬ አስባለሁ። ስለዚህ ገበያ የሚኖርበት ቀን አለ አሪፍ ቀን አለ ገበያ የማይኖርበት ቀን አለ። ስለዚህ እነዚህን ነገሮች በመለየት እኛ ደግሞ ጥሩ የሚባል ነገር ማድረግ ስለምንችል። ይሄን ነገር በጣም ደስ ብሎን ገበያ እንድንውል የተለያዩ ነገሮችን እንድናደርግ መንገድ ስለሚጠርግልን ይሄ ደግሞ ለእኛ ለስኬትም ለሀገር እድገትም ለሁሉም ነገር ጥሩ ነው ብዬ አምናለሁ። ስለዚህ ገበያ በእርግጥ አንዳንድ ቦታዎች ላይ ገበያ በእንትን ሆኗል በዲጂታል ነገር ሆኗል። በቴክኖሎጂ ቤት ድረስ የምንፈልገው ነገር እየመጣልን ስለሚቀርብ አሁን ላይ እንደ ድሮ ነው ብሎ ማሰብ ይከብዳል። ስለዚህ በየዘመናችን ብዙ ነገር የተቀየረ ነገር ስላለ ያ ነገር ደግሞ በጣም የሚገርም አይነት ቦታ ስለደረሰ ይሄን ነገር በደንብ አድርገን ትኩረት ሰጥተን በማስተዋል መረዳት አለብን ብዬ አምናለሁ። ስለዚህ እንዴት ነው? እንዴት ነው ገበያህ የሚለያይ? በዕርግጥ አሁንም እኛ ላይ የዲጂታል መታወቂያ አገልግሎት እየተሰራ ስለሆነ ሁሉም ወደ አንድ ነገር ይመጣል ብዬ አስባለሁ። የራሱ መጥፎ ጎን ቢኖረውም ነገር ግን ቴክኖሎጂው የደረሰበት ደረጃ አሁን ላይ በአለም ላይ በጣም ትልቅ የሚባል ደረጃ ስለደረሰ ይሄ ደግሞ ለኛ ለስኬትም ለእያንዳንዱ ነገርም አሪፍ ነው። ብዬ የማምነው አይነት ነገር ስለሆነ ያ ደግሞ እኛን ወደ ስኬትና ወደ ተለያየ ጥሩ ነገር ይወስደናል። ስለዚህ ይሄ ለስኬትም ለሁሉም ነገር ጥሩ ነው ብዬ ስለማምን ይሄን ነገር በጥሩና በተሟላ ሁኔታ በመስራት ማስተካከል ይገባናል። ብዬ አምናለሁ። ስለዚህ ሁላችንም በርትተንና ጠንክረን ስለ ገበያዎች መረጃ መዉሰድ ገበያዎችን በተጠናከረ ሁኔታ ለንግድም ለትምህርትም የተለያየ ጥሩ ነው ሁኔታ ስለሚፈጥር መስራት ይኖርብናል

ያው እኔ በርግጥ እንትን ብዬ መግለጽ አልችልም ማለት። ደሞዝ በዚህ ነው ያህል ስራ ስላልተቀጠርኩ ደሞዝ በዚህ ነው ያህል አገኛለሁ በዚህ ነው ያህል ቀን አገኛለሁ ብሎ። የሚያስችል ነገር ባይኖርም ነገር ግን ዩኒቨርሲቲያችን ውስጥ ምግብ የተሟላ ስለሆነ ምግብ መመገብ ለማይችሉ ተማሪዎች ማለት ለራሳቸው የተለያየ ቦታ እበላለሁ ብሎ ሚያስቡ ና ምግቡ ማይመቻቸው ተማሪዎች ወራሐዊ ሚከፈላቸው ብር አለ። እና ያ ብር ደግሞ እንዴት ነው ሚደርሰው እንዴት ነው ሚገባው ሚለውን? በትኩረት ማወቅ ያስፈልጋል። እና አንዳንዴ ደሞዝ ምንቀበለው ወሩ በገባ ወሩ ምሳሌ ከአንድ እስከ ሰላሳ አለ። እና ከአንድ እስከ አምስት ባለው ይገባልን ነበር? ነገር ግን አሁን ሰሞኑን እኔ ምማረው ያው ደብረ ማርኮስ ዩኒቨርሲቲ ነው ሰሞኑን በጣም ለተማሪ አያሰቡም ሲጀመር እነሱ ማለት ብዙም ጭንቀት የላቸውም። ለተማሪ እና ሰሞኑን በግድ ነው በቃ እየገባልን አይደለም ሲጀመር ዛሬ ሰባት ቀን ነው። አሁን እንደ ኢትዮጵያ አቆጣጠር ስድስት ቀን መሰለኝ ስድስት ቀን ማለት አንድ ቀን አልፏል። የደሞዝ መግቢያችን ግን ስለዚህ እስካሁን እያየሁት ምንም ደሞወዝ የደረሰ ነገር የለም ወራሐዊ ማለት ነው። ስለዚህ ይሄ ምንም ግልጽና ልንረዳው የማንችለው ነገር ነው። ምክንያቱም ደሞወዝ መከፈል በነበረበት ወቅት አይከፈልም። ይሄ ደግሞ የራሱ የሆነ ለእኛ ጉዳት አለው። ምክንያቱም ደሞዝ እኛ ማግኘት ሚገባን ከፍለን ስለሆነ ብዙ መስዋዕትነት ምናገኘው ያ ደግሞ እኛ ምንመገብበት ምግብ ነው። ብር ነው ማለት ነው። ምግቡን ምንመገብበት ስለዚህ ይሄ ነገር ደግሞ ለእኛ በጣም ካላገኘን እና በሰአቱ ካልተመገብን ደግሞ እኛ ጉዳት ላይ ስለምንወድቅ ይሄን ነገር ማስተካከል ደግሞ አልተቻለም። ባደጉት ሀገራት እኮ ግብ ገንዘብ በእርግጥ ስላደጉ ሊሆን ይችላል። ነገር ግን እነዚሁ አፍሪካ ሀገራቶች ውስጥ በሰአቱ ነው ገንዝብ። ደሞወዝ ካለ ገንዘብ ደሞወዝ አይቀነስም አይጨመርም። ነገር ግን በሰአቱ በአስፈላጊ ሁኔታ ይገባል። ስለዚህ እኛ ላይ እዚ ላይ በጣም እየጎዱን ነው ያለበት ዋነኛው ነገር ነው። በገንዘብ ጉዳይ ገንዘብ ጉዳይ በጣም እኛ ላይ ጉዳት የደረስንበት ነገር ነው። ስለዚህ ገንዘብ መጎዳት አለብን ብዬ አላምንም ነበር። ነገር ግን በጣም እየጎዱን ስለሆነ የገንዘብ ጉዳታችንን ደግሞ እኛ በጣም አሸሽለው እንዲያደርጉልን እና ጥሩ ነገር እንዲያደርጉልን በጣም ስለምንፈልግ ገንዘብ ትኩረት ተደርጎ ቢሰራልን በጣም ደስ ይለኛል። ስለዚህ ገንዘባችንን እኛ መስዋዕትነት አድርገን ስንት ነገር መስዋዕትነት አድርገን ባቀረብነው ነገር ላይ ደግሞ እነሱ ተረድተው ገንዘብ ጥሩ ነገር ቢያደርጉልን በጣም መልካም ነገር ነው ብዬ አስባለሁ። ስለዚህ ገንዘብ ለኛ ደግሞ በጣም አስፈላጊ የሆነ ነገር ስለሆነ እባካችሁ ብለን መጠየቅ ባንችልም ነገር ግን እነሱ አስበው ማድረግ ነበረባቸው። ምክንያቱም እነሱም ተማሪ ሆኖው ስላሳለፉት በተማሪነት ደረጃቸው ደግሞ ብዙ ነገር ገጥሟቸው ስለሚሆን ያንን ነገር ግዴታ ታሳቢ ማድረግ ነበረባችሁ ብዬ አስባለሁ። ነገር ግን እነሱ ይህንን ነገር እያሰቡልን አደለም ምክንያቱም ገንዘብ በሚያስፈልገን ሰዓት ገንዘብ አሁን ዛሬ እኔ ብሩ ቢያንስ እኔ ቤተሰብ ጋር ስለሆንኩ ቤተሰብ ጋር እየበላሁ ስለሆነ ነው። እንጂ ነገር ግን ብሩም በጣም ሚያስፈልግበት ወቅት እኮ አለ። ተማሪ ገንዘብ አጥቶ እንትን ሳይቸግረው ሚበላው ሊያጣ ይችላል። ያን ነገር ደግሞ ተረድተን በስነ ስርዓት ያስፈልጋል። ምክንያቱም ገንዘብ በጣም አስፈላጊ የሆነ ነገር ነው። ስለዚህ የገንዘብን ሁኔታ ደግሞ መረዳትና ገንዘብ መቼ እንደሚያስፈልግ መች አያስፈልግም መች ያስፈልጋል የሚለውን እኛ ግዴታ ብዙ ነገር ከፍሎን ማወቅ አይገባንም። ስለዚህ ይሄን ነገር ቢያስተካክሉልን ጥሩ ነበረ። ነገር ግን ማንም ለኛ የተጨነቀ ሰው ስለሌለ ይሄ ደግሞ እኛን ጉዳት ውስጥ የጣለን ነገር ስለሆነ በጣም ነው የማዝነው። በገንዘብ ጉዳይ ስለዚህ ገንዘቡን በዚህ አይነት ጉዳይ ብታስተካክሉልና ቢስተካክል ደስ ይለኛል። ስለዚህ ይሄን ነገር አስተካክሉልን ብዬ መለመንም ባይሆንም ቢስተካክል ብዬ ማቅረብ እፈልግ ነበር። ነገር ግን አንዳንድ ተማሪዎች ደግሞ በግቢው የተለያየ ችግር ይደርስብናል ልንባረር እንችላለን። ብለው የራሳቸውን የሆነ ፍርሃት ነገር ሊገጥማቸው ይችላል ይሄ ነገር ነው ያለብን ችግር። ስለዚህ ይሄን ነገር ደግሞ እኛ በአግባቡም እንዲስተካክልልን በትህትና በተሞላበት ትህትና በተሞላበት ሁኔታ ጠይቀን እንዲስተካከልን ቢሆን በጣም ደስተኞች ስለሆን። ይሄን ነገር ደግሞ አይተው ቢያስተካክሉልን በጣም ደስ ይለኛል እንደ እኔ እንደ ራሴ ማለት ነው። ስለዚህ ሌሎችም ይሄን ነገር ይጠላሉ ብዬ አላስብም። ስለዚህ ገንዘቡ በሰአቱ ቢደርስልን በጣም ደስተኞች ነን

ዝናብ ሲዘንብ ምን ታደርጋለህ ይሄ በጣም አሪፍ ጥያቄ ነው? ምክንያቱም እኔ የተፈጥሮ ነገሮችን አልጠላም። አሁንም የተቀመጥኩበት ቦታ እይታው ተፈጥሮን እንዳደንቅ እንድመረምር አድርጎኛል። በጣም ደስ እሚል ውብ እይታ ነው ያለው አሁን ላይ ማለት ነው እኔ የማይበት ቦታ። እና ተፈጥሮን በጣም አደንቃለሁ። በጣም እግዚአብሔር አምላክ ምድርን ሲፈጥራት የተለያዩ ስጦታዎችን ጨምሮ ነው ለኛ የፈጠረልን ፈጣሪ አምላካችን ማለት ነው። ማለትም የተለያዩ ተፈጥሮ ለምሳሌ ብንወስድ እንኳን ቀለማት አሁን ሁሉም ነገር አንድ አይነት ቢሆን ኖሮ። የቀለም አይነቶች ማለት ነው እኛ እንደስት ነበር። አንደስትም ምክንያቱም የቀለም አንድ አይነት ከሆነ እይታው እኛን በውስጣችን ሊማርከን እሚችል ነገር አይኖርም። እና ፈጣሪ ሆን ብሎ አስቦበት ለእኛ እንድንደሰት ብሎ የሰራቸው የተፈጥሮ ነገሮች አሉ። ነገር ግን የሰው ልጅ በተፈጥሮ እየተደሰትን አይደለም። በርግጥ ወደዋናው ጥያቄ ስመጣ። በዝናብ ወቅት ምን ታደርጋለህ ነው ዝናብ እኔ በጣም ነው እምወድ ስለዚህ። ዝናብ በሚሆንበት ሰዓት በረንዳ ላይ ተቀምጦ ቡና ትኩስ ነገር ቡና ቢሆን የተሻለ ነው። ቡና ነገር ትኩስ ነገር እየጠጣው ዝናቡን እያየው በተፈጥሮ ብደሰት። ደስ ይለኛል አሪፍ ስሜት አለው ለኔ ማለት ነው። ያው ዝናብ በጣም ነው እምወድ። ዝናብ በሚዘንብበት ወቅት ደስተኛ አይነት ስሜት ይሰማኛል። እና በዚያን ወቅት ደግሞ እኔ ተፈጥሮን እያደነኩ ዝናቡን ፈጣሪ አምላኬ ይህንን ስላደረከው ብዙ ነገር ይገባሀል እያልኩ ተፈጥሮን አደንቃለሁ። ተፈጥሮ ደግሞ ለኛ እማይቋረጥ ብዙ ነገር ያደርግልናል ያው ምንጩ ከፈጣሪ ነው። ፈጣሪ አምላካችን እግዚአብሔር ይህን ሲፈጥርልን ምድርን ሲፈጥርልን ለኛ ብዙ ስጦታዎችን ሰጥቶናል። ዛሬ እንኳን ፀሀይን ብናያት ፀሀይ በምት ባትኖር ኖሮ ምን ሊፈጠር እንደሚችል? በጣም ከባድ የሆነ ነገር ነው። ምክንያቱም እግዚአብሔር አምላክ ለእኛ ብዙ መስዋዕትነት አድርጎ ብዙ ነገር ከፍሎልናል። ስለዚህ ፈጣሪ አምላካችንን ደግሞ በከፈለልን ልክ እኛ መሆን ይገባናል። ማለት እኛ የሰው ልጆች በርግጥ የእሱን ህግ እየጣስን ብዙ ነገር እናደርጋለን። እና ያንን መመለስ አለብን ከዚያ ብዬ አስባለሁ። እና አንዳንድ ሰው በእርግጥ የገጠር ልጆች አብዛኛው ወቅት በዝናብ ወቅት ያሳለፉበት ቦታ ጥሩ አይነት ቦታ ላይ አላሳለፉም ማለትም። ወደ ስራ ይገባሉ እርሻ ስለሆነ የተለያዩ የእርሻ ስራዎችን ይሰራሉ አረም ያርማሉ። እና በዝናብ ወቅት በጣም ክረምት ላይ በጣም ስራ ስለሚበዛባቸው ስለሚመረሩ። እነሱ ክረምትን እንደኛ አድርገው አይወዱትም ነገር ግን እኛ ክረምትን እምንወድበት መንገድ በጣም ደስ ይላል። ወንድሜ እንወደው ነበር ክረምትን እና በክረምት አሁንም እንወደዋለን በክረምት ሰዓት ደግሞ ቁጭ ብለን እየተደሰትንን በተፈጥሮ ደስ በሚል ሁኔታ እየተደሰትንን ስለምንኖር። ያ ደግሞ ለእኛ በጣም አሪፍ ነገር እየፈጠረልን የመጣ ነገር ነው ስለዚህ። እኛ በጣም በተፈጥሮ ደስተኞች ነን። ተፈጥሮ ማለት ውብ ናት ተፈጥሮ ደስ እሚል ነገር ነው። ተፈጥሮ ማለት ብዙ ነገሮችን የሚያስጎበኘን ብዙ ነገሮችን እንድንደሰት እሚያደርገን ነገር ስለሆነ። ተፈጥሮ መውደድ አለብን ከዚያ ውስጥ ደግሞ ዝናብ በጣም ለእኔ ደስ እሚል ነገር ስላለው። ዝናብን አብዝቼ እወዳለሁ ስል። እናገራለሁ ዝናብ ሲዘንብ እሚሰማኝ ደስታ የደስተኝነት ስሜት። የትም ያልተሰማ ጥሩ የሆነ ስሜት ስለሆነ በጣም ነው የምወደው። ዝናብ ሲዘን ያስደስተኛል። ዝናብ ሲዘንብ የደስታ ስሜት ጥሩ የሆነ ስሜት ይሰማኛል። ዝናብ ሲዘንብ ብቻ። ብዙ ነገር ስለሚሰማኝ ዝናብ መዝነቡን ለኔ በጣም የተለየ ነገር ስላለው ዝናብ መዝነብ። ያው ያስደስተኛል ብዬ መግለጽ እችላለሁ ስለዚህ። ዝናብ ሲዘንብ በመስኮት ተቀምጦ ወይም በረንዳ ላይ ሆኖ ቡና ትኩስ ነገር እየጠጡ ማድረግ ያ በጣም ያስደስተኛል። ስለዚህ። በርግጥ ዝናብ በሚዘንብበት ወቅት ደግሞ ከተፈጥሮ አደጋ ራሳችን መጠበቅ ቢኖርብንም ነገር ግን ዝናቡ በራሱ እኔን በጣም ነው እሚያስደስተኝ በጣም ነው እምወደው ስለዚህ። ዝናብ በሚኖርበት ሰዓት በቃ መደሰት ነው የኔ እማደርገው ነገር ማለት ነው። ምክንያቱም ዝናብን በጣም እምወደው ነገር ስለሆነ። በዝናብ ወቅት በጣም ደስተኛ የሆንኩ አይነት ስሜት ስለሚሰማኝ ዝናብ በጣም ነው የመውደድ ፍቅር

ሌሎችን መርዳት ትወዳለህ? አዎ ሌሎችን በመርዳት ውስጥ ብዙ ነገር ይገኛል እና ሌሎችን ሌሎችንም እርዳታ በጣም ነው የምወድ። ምክንያቱም የሰው ልጅ በምንረዳዳበት ወቅት እና ሌሎችን በምናግዝበት ወቅት ለእኛ የስኬት መሰላል ስለሚሆነን። የሰው ልጆችን ደግሞ ስንደግፍ እኛ ጥሩ ደረጃ የሚባል ደረጃ ስለምንደርስ የሰው ልጆችን መደገፍ ያስፈልጋል። ሌሎችን በመርዳት መደሰት መርዳት ማለት በገንዘብ ብቻ ላይሆን ይችላል። በአእምሮም መርዳት በተለያየ ነገር በማገዝ የሰው ልጅ እኛ መደሰት ስለምንችል። ልጆችን ማገዝ ያስፈልገናል ብዬ አምናለሁ። ስለዚህ የሰው ልጆችን ለማገዝ ደግሞ ግዴታ እኛ ምን መሆን አይጠበቅብንም። ጥሩ የሆነ ገንዘብ እንድኖረን ሀብት እንድኖረን መሆን አይጠበቅበትም። ስለዚህ ሰውን ለመርዳት ሰው መሆን ብቻ በቂ ስለሆነ። ይህንን መርህ ተከትለን ብዙ ነገር ማድረግ አለብን ብዬ አስባለሁ። ስለዚህ ሰዎችን ለመርዳት ሰው መሆን በቂ ነው። ሰዎችን ለመርዳት ይሄ ብቻ ካለን በቂ ስለሚሆን በዚህ ነገር ማገዝ ያስፈልገናል

ያው ህፃን እያለሁ በብእር ነበር ምጽፍ። ነገር ግን አሁን ላይ በብእር አልጽፍም ምክንያቱም አሁን ላይ እድሜያችን እያደገ ሲመጣ የምንሰራቸው በጽሁፍ ስህተቶች ትንሽ ስለሚሆኑ ያን ያህል ብእር ነው እንጂ እርሳስ አያስፈልገንም። ምክንያቱም እርሳስም የሚያስፈልግ ተጠቅመን እንትኑን ለመጣል ማለት ተጠቅመን ለማጥፋት ስለሚሆን የምንጠቀመው ያ ደግሞ ያን ያለ እኛ ላይ ስህተት የምንሰራበት ተጠቅመን የምንጥልበት አይነት ወቅት አይደለም አሁን ስለዚህ በአሁኑ ወቅት ደግሞ ያንን ማድረግ አሪፍ ነው ብዬ አላምንም። እንደኔ ምክንያቱም ነገር እንትን ስለሚል ስለዚህ አብዛኛው የኔ ጓደኞችም እኔም በእርሳሳ እንጠቀምም እድሜያችንም ትልቅ ስለሆነ የምንሰራቸው ስተቶችም ትንሽ ስለሆኑ ያን ያህል የሚያግድን ነገር ስለሌለ እንደዚያ አናደርጋለን ብዬ አልናገርም ምክንያቱም አናደርግም ማለት ነው። ስለዚህ አናደርግም

ያው ዜና በጣም ለዜና ልዩ ፍቅር እንዲኖረኝ ያደረገኝ ያው ወላጅ አባሰ አባቴ ነው። እሱም እንዴት ነው ፍቅር እንዲኖረኝ ያደረገኝ የሆነ ጊዜ በጣም እንትን ይል ነበር ማለት ዜናዎችን ይሰማ ነበር፤ ምሳሌ የዜና ምንጮችም እንደ ኢቲቪ እንደ ኢትዮጵያ ቴሌቪዥን እንደ ፋና ቲቪ እንደ ወልታ ቲቪ አይነት ዜናዎችን ይከታተል ስለነበር እኔም በ በፊት ከነዚያ ነበር ምንጮችን እያገኘሁ የነበረ፤ ነገር ግን በጊዜ ሂደት እያየነው ስንመጣ ያው የመንግስት ሚ ሚዲያዎች ስለሆኑ የዜና ማሰራጫ ጣቢያዎች ስለሆኑ ያን ያህል ከመንግስቱ ወገን ያለውን ጥሩ ነገሩን ነው እንጂ ሊዘግቡ የሚችሉ ጥሩ ያልሆነ ነገር ከመንግስት ጎን ያለውን ሲዘግቡ አላየዋቸውም። ስለዚህ የአንድ መጥፎ ጎናቸው ሆኖ ስለታየኝ ትቼው እነሱንም ብዙም ማየት ስላቆምኩ ያ ደግሞ በቃ ለኔ ጥሩ ነገር እየሰጠኝ መቷል ምክንያቱም ትኩረት ሰጥቼ ጋር ሰአቴንም ሁሉ ነገር መስዋዕት እንዳላደርግ ስላደረገኝ ያን ያህል አሪፍ ነው ብዬ አስባለሁ። ምክንያቱም አሁን ላይ የዜና ዜና ጣቢያዎች ብዙ ናቸው በተለይ ደግሞ ኢንተርኔት አለም ውስጥ ስንገባ ቴሌግራም ላይ የተለያዩ የዜና ምንጮች አሉ እነሱ እነሱ ጥሩ የዜና ምንጭ ይሰጡናል የሚታመን ታማኝ የሆነና ጥሩ የሆነ የዜና ምንጭ ይሰጡናል፤ ነገር ግን ሌሎች የዜና ምንጮች ያን ያህል አስፈላጊም አይደሉም፣ ጥሩም አይደሉም ምክንያቱም የተለያየ ነገር አይዘግቡም አንድ ብቻ ጥሩ የሚያስወድድ መንግስትን ብቻ ነው የሚዘግቡ ይሄ ደግሞ እንደ ኢትዮጵያ ብቻ ሳይሆን አለም ላይ ያለ የዜና ምንጭ በሙሉ ገለልተኛ ሆኖ የሚያደርግ የዜና እንትን ይሄ ጥቂት ነው ያለው፤ ምክንያቱም ያን ያህል ጥሩ የሚባል ፊት እንትን ስለማይል ያ ደግሞ በጣም የሚያስቀይም እና የሚያስጠላ ፓርቱ ስለሆነ ያ ጥሩ አይደለም ብዬ አስባለሁ ስለዚህ ዜናዎች ላይ በጣም ትኩረት አድርገን እንትን ማለት አለብን። ማለት የትኛው ዜና ነው አሪፍ የትኛው ነው አሪፍ ያልሆነ። የሚለውን ነገር ለማወቅ ደግሞ የኛ የራሳችንን ሪሰርች ልንሰራ እንችላለን ማለት አሪፍ አሪፍ ዜና የሚያቀርብ ሚዲያ ከሆነ ዜናውን ታማኝነቱን በማረጋገጥ ያንን ደግሞ ወደ ጥሩ ነገር መቀየር እንችላለን ማለት ነው። ስለዚህ እንዴት ነው ያንን ነገር ወደ ጥሩ ነገር መቀየር የምንችል የሚለውን አይነት ነገር ለመረዳት የመረዳት ችሎታችንን ከፍ ማለት አለበት፤ ስለዚህ እንዴት ነው ይሄንን ነገር ማድረግ የምንችል እንዴት ነው ደረጃውን ከፍ ማድረግ የምንችል ብለን ከተጠየቅን ደግሞ የኛ የተለያየ ነገር ይመጣልናል። ማለትም ይሄ ምንድነው ጥሩ ነገር ትኩረት በመስጠት ለዚያ ለምንሰራው ነገር ጥሩ የሆነ ነገር መኖር አለበት። ማለት ምንድነው ጥሩ የሆነ ፍላጎት ለዚያ ነገር ሲኖረን ያ ነገር ደግሞ ጥሩ የሆነ ደረጃ እየሄደ ይሄዳል። ስለዚህ ዜና በምንሰማበት ሰዓት ገለልተኛ ሆነን የትኛው ነው ትክክል የትኛው ነው አንዱን የማይደግፍ ከሆነ ያንን መከተል ስለዚህ አሁን እኔ እየተከተልኩት ያለ የኢንተርኔት ላይ ያሉ ዜናዎችን ፌስቡክ ላይ ምናምን ነው እንጂ ኖርማል የሚዲያ ዜናዎችን መስማት አቁሚያለሁ፤ ምክንያቱም ገለልተኛ ሆኖ ከመንግስትም ከህብረተሰብም ያለውን ጥፋት የሚነግረን የለም። ወይ አንዱ ከመንግስት ጎን ሆኖ የመንግስትን ጥፋት ይሸፍናል፤ ወይ ደግሞ ከህብረተሰቡ ጎን ሆኖ የህብረተሰቡን ችግር ትቶ መንግስትን ብቻ ይተቻለ፤ መሃል ላይ ጥሩ የሚባል የመንግስት አገዛዝ ስለማይኖር ዜና ስለማይኖር ያንን በበቂ ሁኔታ የኛን አስፈላጊ የሆነ ሪሰርች በመስራት ያንን ነገር ማድረግ አለብን ብዬ አስባለሁ። ስለዚህ ሁላችንም ዜና በምንሰማበት ሰው ወቅት ጥሩ እና አሪፍ የሚባሉ የዜና ቦታዎችን በመፈለግ እነዚያን እንደዚህ አይነት ዜናዎችን ማግኘት ይጠበቅብናል። እነዚህ አይነት ዜናዎችን ካገኘን ደግሞ እኛ ያው ጥሩ የሆነ ነገር ስለሚፈጥርልን ያ ነገር ደግሞ ለኛ በጣም አሪፍ እና ወሳኝ ነገር ይሆናል። ስለዚህ ይሄን ነገር በማድረግ ሁላችንም የየራሳችንን ሚና እና ትተ ጨዋታ መጫወት አለብን ብዬ አስባለሁ። ምክንያቱም ዜናዎቹን በምናቀርብበት ሰዓት፣ በምንሰማበት ሰዓት ጥሩ የሆነ የዜና ምንጭ ሰብስበን ከነዛ የዜና ምንጮች የትኛው ነው ታመኝ የትኛው ነው ታመኝ ያልሆነ የሚለውን ማወቅ አለብን። ስለዚህ ይሄ በጣም ዜና የሚያቀርቡ ሚዲያዎችን ከመምረጥ አንፃር በጣም ወሳኙና በቃ ወሳኝ የሚባለው ሚናና ወሳኝ የሚባለው ስለሆነ ይሄ ደግሞ ለእኛ በጣም ጥሩ ሁኔታ ስለሚፈጥርልን ይሄን ነገር በትኩረት በማየት ልንገነዘበውና ልንራደው እንዲሁም እንዴት ነው ያለው ነገር ሁኔታው ብለን ይሄን ነገር በደንብ ማወቅ የሚገባን አይነት ሁኔታ ስለሚሆን "ይሄ ለኛ ምንድነው?" ጥሩ ነገር ነው ብዬ ስለማምን ይሄን ነገር በተቀዳጀና በስነ ስርዓት ባለው ነገር መጀመር ያስፈልገናል ማለት ነው። ስለዚህ እንደዚህ አይነት ነገሮችን በመስራት ለኛም ለወደፊቱም ጥሩ ነገር መፍጠር